እሺ አሁን ደግሞ በብዙ ህዝብ መካከል መሆን ተመቻቸህ ለምለው አዎ በጣም ይመቻል። ምከንያቱም እኔ በብዙ ሰው መካከል ስንሆን ያን ያክል ማለት እኛ ላይ ትኩረት ወይ ደግሞ አይን አይበዛብንም። ግን ሰው የማይበዛበት ቦታ ላይ ስንኖር ወይ ደግሞ በጣም ጥቂት ህዝብ መካከል ስንኖር በጣም እንጨነቃለን ምክንያቱም ሁሉም ሰው ስለምንሆን ስለሚያውቀን ስለምናደርገው ነገር ሁሉ እንጨነቃለን ማለት ነው። ግን ከዛ በብዙ ህዝብ መካከል ስንሆን ሰው በጣም ብዙ ስለሆነ ማንም ማንም ማንም ላይ ትኩረት አያደርግም። እያንዳንዱ ሰው በተመቸው ወይ ደግሞ ደስ ባለው መንገድ ይኖራል ደስ ባለው መንገድ መንገድ እያንዳንዱ ነገር ያደርጋል ማንም እሱን በጣም እንደዚህ ትኩር ብሎ የሚመለከተው የሚያየው የሚከታተለው ሰለሌለ ማለት ነው። ስለዚህ እኔ በጣም ሁሌ የምፈልገው ሁሌ የምመርጠው ነገር ምንድነው? በብዙ ህዝብ መካከል መሆን በጣም ነው የሚመቸኝ በጣም ነው የምመርጠው። እንደውም እኔ ሰው የማይበዛበት ቦታ መሄድ አልፈልግም። ሰው የሌለበት ወይ ደግሞ ሰው በጣም ጥቂት ወይ ደግሞ አናሳ የሆነበት ቦታ ላይ ሄጄ መኖር አልፈልግም። ምክንያቱም ሰው በጣም ጥቂት ከሆነ እኔ የሆነ ነገር ካጠፋሁም የሆነ ነገር ካገኘሁም ስለእኔ ነው ስለእኔ ነው የሚያወሩት። በጣም ትኩረት ወይ ደግሞ እንደዚህ የሰው አይን ውስጥ የመግባት እድል ሰፊ ነው ማለት ነው። እንደዚህ አይነት ሁኔታ ውስጥ ስለዚህ በጣም ሰፊ ህዝብ ወይ ደግሞ በጣም ብዙ ሰው ያለበት ቦታ ላይ መኖር ጥቅሙ ያ ነው። ማንም ሰው ስላንተ ግን አይሰጠውም ማንም ስላንተ የሚያወራ የለም። ማንም ስላንተ ተኩረት ሰጥቶ ሁሌም የምከታተልህ የለም። ስለዚህ ያ ነገር በጣም እኔን ይመቸኛል። ስለዚህ በብዙ ህዝብ መካከል እንደመኖር ደስ የሚል ነገር የለም። ሌላው ደግሞ እንደሚታወቀው ሰው ሲበዛ እንደዚያም ደግሞ ብዙ አይነት እድሎች ይመጣሉ በጣም ከተለያየ አይነት ሰው ጋር መተዋወቅ እድል ይመጣል። ከዛ ደግሞ ብዙ ነገሮችን ለመማር ስለ እንደዚህ ባህላዊ ነገር ሊሆን ይችላል። የተለያዩ እውነት እንደዚህ የሊማዶች እንደዚህ የህይወት ዘይቤ ሊሆን ይችላል። አዳዲስ ቋንቋዎች ሊሆን ይችላሉ። አዳዲስ የሆኑ ስራዎች ሊሆኑ ይችላሉ። ሰው ሲበዛ ሀሳቦችም ስለሚበዙ እንደዛም እድሎች ደግሞ በዛው ልክ እየበዙ ይመጣሉና። ስለዚህ ከዛ ከዛ ነገሮች ተጠቃሚ ለመሆን እንግዲህ እኔ እንደኔ በጣም ጥሩ ነው ብዬ የማስበው ወይ ደግሞ አሪፍ ይሆናል። ብዬ የማስበው ነገር እንዴት ነው ማለት ነው? በብዙ ህዝብ መካከል መሆን በጣም የሚመችና በጣም ጥሩ እና ጥሩ አጋጣሚ ነው ብዬ ነው የማምነው። ሲሆን ብዙ ነገሮችን የመማር እድል እናገኛለን። ብዙ ነገሮችን የማድረግ እድል እናገኛለን። ስለዚህ ይሄ ነገር በጣም ጠቃሚ እና በጣም አስፈላጊ ነገር ስለሆነ እኔ ብዙ ህዝብ መካከል እንደመኖር እንግዲህ ለእድሎች እንደዛም ደግሞ የሆነ ነገር ለመማር የሚመች ነገር አለ ብዬ አላምንም። ደግሞ ወይ ደግሞ አላስብም ስለዚህ ይሄ ነገር በጣም ህይወታችንን ለመቀየር እንደዚህ ብዙ ነገሮችን ለመጠቀም ያክል አስፈላጊ ነው። ለኔም እንደዛም ደግሞ ለሌላ ሰውማ ነው ስለዚህ አንዳንድ ሰዎች አሉ በጣም ሰው ሲበዛ የሚጨነቁ። ወይ ደግሞ በጣም የሚያሳስባቸው ግን እኔ እንደኔ በጣም እኔ የማምነው እንዴት ነው? ይሄ ሰው ሲበዛ መጨነቅ ሳይሆን እኛ እንደምን እንደምናስበው ነው። ብዙ ጊዜ ነገሮች የሚያጨናንቁን እኛን እርስ በራሳችን እኛ እኛ በራሳችን ነው የምንወጣው ራሳችን ነው የምናጨናንቀው። እንጂ እንደዚህ በጣም እኛ እኛ ራሳችንን ነው የምናጨናንቀው እንጂ ያ ነገር ውስጥ ያክል ይሄ ጭንቀታችን ምንጭ ሆኖ አይደለም። ስለዚህ ነገሮችን እንደወሰድናቸው ወይ ደግሞ እንደተመለከትናቸው ነው ብዙ ጊዜ እኛን እኛ ላይ ሸክም ሊሆንም ሊሆንብን የምችለው። እንደዛም ደግሞ ሊያጨናንቀን የምችለው ስለዚህ ማድረግ ያለብን ወይ ደግሞ ማድረግ ያለብን ነገር ብኖር። እንዴት ለማድረግ ነው? ስለዚህ በብዙ ህዝብ መካከል ሲኖር እንደዚህ እድሎችን መፈለግ ላይ ትኩረት ብናደርግ ልንጠቀምበት የምንችልበትን መንገድ ብንፈልግና እሱ ላይ ትኩረት ብናደርግ ያው ሁላ ጭንቀት ይቀርና። በጣም በጣም ጥቅሙ ላይ ብቻ በጣም እናተኩርና። እኛም ህይወታችንን ለመቀየር ያንን እድል ተጠቅመን ብዙ ነገሮችን ለማግኘት ላይ በጣም አይናችንን ሀሳባችን አይምሯችን ወደዛ ላይይሄዳል ማለት ነው። ስለዚህ እንደዛ ብናደርግ አሪፍ ነው። ስለዚህ በብዙ ህዝብ መካከል መኖር ጥሩ ነው። ከጭንቀትም ከእያንዳንዱ ከትኩረቱም ከብዙ ነገርም ሰው እኛ ላይ ትኩረት እንዳያደርገን ብዙ የሆነ ነገር ብናጠፋ ራሱ በቀላሉ የሆነ ነገር ስለሆነ ስለዚህ ያ ነገር እንዲሆን በጣም በጣም የሚጠቅመው እንዴት ነው ማለት ነው? በብዙ ህዝብ መካከል መሆን በጣም ጥሩ ነው። ስለዚህ ውይይታችን ለማጠቃለል ያክል በብዙ ህዝብ መካከል መሆን ለሚለው እኔ በብዙ ህዝብ መካከል መሆኔን በጣም ተመቻች ማለት ተመችቶኛል። በጣም ፈልጌም ወድጄም ነው የምኖረው ማለት ነው። ያ ነው አመሰግናለሁ።

እሺ አሁን ደግሞ የስራ ምቾት እቺ ምንድን ናቸው ለምንድነው? ጥያቄ እንግዲህ አንድ ስራ እንድንመቸኝ ከሚያደርጉን ነገሮች አንዱ የስራ ባልደረቦቼ ናቸው። ግን መጀመሪያ ላይ የማገኘው ጥቅም ነው። በጣም ማለት ጥቅም ስል። ገንዘብ ሊሆን ይችላል እንደዛ ደግሞ ከሰው ጋር ግንኙነት መፍጠር ሊሆን ይችላል። እነዛም ደግሞ ቦታው በጣም የምሰራበት ቦታ ነው ለኔ በጣም ወሳኝነት አለው። እና ስለዚህ የስራ ምቾት በጣም ሁሌም እንደ በጣም ምቾትን የሚሰማኝ የነገር ነው። እና ስለዚህ የስራ ምኞቴ የሚለው ትይይዜ ነው የሚለው ጥያቄ እንግዲህ በጣም እንቅልፍ የስራ ምኞቶች ምንድን ናቸው የሚለው ነገር ነው። በጣም የምሰራ የምፈልገው ነገር አንደኛ ላይ ስራው በጣም የምሰራበት ቦታ በጣም ከተማ ላይ ቢሆን እና እንደዛ ደግሞ በጣም ስራው ላይ በጣም እውቀት ያለኝ እንደዛ ደግሞ በደንብ ጠለቅ ያለ ግንዛቤ ኖሮኝ ያንን በደንብ መስራት የሚችለው አይነት ዝራብ እመኛለሁ። ሌላው ደግሞ ከስራ ባልደረቦች ጋራ በአንድነት ወይ ደግሞ ተስማምቼ በደንብ ከእነሱ ጋር መስራት ከቻልኩ ወይ በደንብ በደንብ ከእነሱ ጋራ ያንን ነገር በድርግ ማድረግ ከቻልኩም በጣም እወዳለሁ ማለት ነው። ሌላ ደግሞ ገንዘብ የማገኝበት ከሆነ ስራው በጣም እመኛለሁ በጣም እፈልጋለሁ ማለት ነው። ስለዚህ በህይወቴ የምመኘው እሱ ነው። የስራ ምኞት እንግዲህ በብዛት ይሄ በኢንተርኔት የምትሰሩ ነገሮች ላይ ነው። በጣም እኔ የምመኘው በምክንያቱም በኢንተርኔት የምትሰሩ ነገሮች እኔ አንድ ብቻ ስራውን ባስጀምር ከዛ በኋላ እኔ ስተኛም ስኖርም ስደክመኝም ብዙ በቃ ብር ይቆጥርልኛል። እንግዳ ተባለ ለምሳሌ እዮተውን በሰሩ ሰዎች የሚመልከት እንችላለን እንደዛ ተለያዩ ማብራሪያ ሚዲያ ላይ ኮንቴንቶችን የምለቁ ሰዎችን ማድረግ እንችላለን። እነሱ አንድ ነው የምለቅል ከዛ በኋላ ሰው በደረሰው አይና የሚያደርገውን ነገር አድርገህ ከዛ እነሱ ብር እያገኘው ይሄዳል ማለት ነው። ስለዚህ የስራ ምኞቴ አንደኛው በተግባራዊዎች ቢኖረኝ በጣም ደስ ይለኛል። በጣም የተለያዩ አይነት ነገሮችን ሰዎች ለተለያዩ ነገሮች የምትጠቀሙበት እና አለቃ አለም አቀፋዊ ለውስጥ አገልግሎቶቹ ሰዎች የሚጠቀሙበት አይነት መተግበሪያ ቢኖረኝ። እና በዛ ላይ ቢሰራ በጣም ይመቸኛል በጣም ይመርጣለሁኝ አሁን አሁን እያሰብኩ ያሉትን እሱን ነው ማለት ነው በጣም የምመኘው እሱ ነው። እና እንግዲህ እንደዚህ አይነት ሰዎችን የሚመኝበት ማን ነው? መግለጽ የትኛውም ቦታ ላይ ሆኜ መስራት እችላለሁ። ለቢሮ ቤት መከራታ አስፈለገኝም እንደዛም ደግሞ ለስራ ብዬ በየጊዜው መንከራታት ወይ ደግሞ ፀሀይ ውስጥ ዝናብ ውስጥ እንደዚህ መሯሯጥ አይጠበቅብኝምና ለዛ ነው። ብዙ ጊዜ እንደዚህ የኢንተርኔት በኢንተርኔት የሚሰሩ ስራዎችን በጣም የመርጠው አለመቀላሉ ስልኬን ደግሞ ኮምፒውተር እንዲጠቅም በቀላሉ መስራት የምትችልበት አይነት ስራ ስለሆነ በጣም እመርጣለሁ። ወይ ደግሞ በጣም ደስ ይለኛል ማለት ነው። እመኛለሁ ብለህ እንደውም እንግዲህ መተግባራዊ አልኩት እንግዲህ ሰው መተግባራዊ ሲጠቀም አንዱ ጋር ስመሽ አንዱ ጋር ይነጋል አንዱ እንደዛ እያለ አንዱ አንዱ የአለም ክፍል መጠቀም ሲያቆም አንዱ ደግሞ ጥቅም ይጀምራል። ስለዚህ እኔ በዚህም በዛም ገንዘብ የማግኘት ትከተላለህ ማለት ነው። ያ ደግሞ የገንዘብ ነጻነትን እንዲኖረን ወደ ገንዘብ ነጻነትን እንዳገኝ በጣም አጉል በጣም ብዙ ሚዲያ ይጫወታል። እና ለዛ ምክንያት ነው ብዙ ጊዜ ምኞቴ ወደዛ ሄደው ደግሞ ሀሳቤ ወደዛ ሄደው ማለት ነው። ስለዚህ በጣም እሱን ነገር በጣም እፈልጋለሁ በጣም እንድንረኝም በጣም ምኞቴ ነው። ስለዚህ በጣም እየሰራሁበትም ነው የተማርኩበትም ነው ብዙ ነገሮችን እየተማርኩ በጣም ብዙ ነገሮችን እየሞካከርኩኝ ነው ማለት ነው። እስካሁን ስለዚህ ይሄ ነገር በጣም ጠቃሚ ነው። በጣም ወሳኝ ነገር ነው። ስለዚህ ምኞት በጣም ወሳኝ ነገር ነው። እንግዲህ የሆነ ነገር ለመስራት ስንጀምር ወይ ደግሞ ስናስብ መጀመሪያ ላይ የምናደርገው ነገር ቢኖር እንመኛለን ያኛውን ያንን የተመኘነውን ነገር ነው። እንግዲህ ለመስራት የምንመክረው ወይ ደግሞ ለመስራት የምናስበው ማነው ይሄ ነገር ሲሆን ነው። እንግዲህ እኛ የምንጠቀምበት ስለዚህ መመኘት ጥሩ ነው። በተለይ ደግሞ ከስራ ጋር የተገናኘ ምኞት በጣም ነገር ነው። እና ስለዚህ የስራ ምኞቶች ምንድነው? ምንድን ነው ምንድናቸው ለምለው ቅያት እንግዲህ ላይ የሞከርኩት እነኚህን ናቸው። በብዛት አሁን አሁን ምኞቴ ወደ ኢንተርኔት ወይ ደግሞ በኢንተርኔት ወደሚሰሩ ስራዎች ነው። የሚያድለው ወይ ደግሞ እሱን መስራት የምፈልገው ማለት ነው። ይሄንን ያሰብኩበት ወይ ደግሞ ይሄንን የተመኘሁበት ደግሞ ምክንያት እንግዲህ በጣም ሃያ አራት ሰዓት ሙሉ ገቢ ማግኘት ስለምቻልበት ነው። በተለይ ሰው ያንን ነገር ከወደድና አንዴ መጠቀም ከጀመረ በጣም እንደዛ ማገኘት ወይ ደግሞ መስራት ስለሚቻል ያንን ነገር ታሳቢ በማድረግ ነው። ስለዚህ የስራ መንገዶችም ምንድናቸው? ለምለው እነኚህ ናቸው ማለት ነው። ስለዚህ በኢንተርኔት የመሰራት በጣም ብዙ ምኞት አለኝ ማለት ነው

አሁን ደግሞ ልዩ ችሎታ ምንድነው? ለምለው እንግዲህ እያንዳንዱ ሰው የራሱ የሆነ ወይ ደግሞ ከሌላ ሰው ሊለይ የምችለውን ልዩ ችሎታ አለው። እኔም ከልዩ ችሎታዎቼ አንዱን እዚህ ጋር ወይ ደግሞ ብዙ ልዩ ችሎታዎች አሉኝ። የመጀመሪያው እንዴት ነው? በጣም ተስፋ አልቆርጥም በነገሮች ወይ ደግሞ በጣም በጣም ልዩ ችሎታ የሚባለው ተስፋ አልቆርጥም በጣም ትዕግስተኛ ነኝ። በጣም ነገሮችን እንደዚህ በጣም አምኜበት እስከመጨረሻ ድረስ በጣም እሞክራለሁ ያ ነገር ከተሳካም ካልተሳካም በጣም እስከመጨረሻ ድረስ የምጓዝ አይነት ሰው ነኝ ማለት ነው። ስለዚህ በስራዬ ወይ ደግሞ በህይወቴ ይሄንን በጣም የማደንቀው ማንነቴ ነው። ምክንያቱም ተስፋ ሳልቆርጥ ወይ ደግሞ ሳይሰለች የሆነ ነገር ማድረግ መቻል ነው። እንግዲህ በዚህ ሰዓት ቀላል ነገር አይደለም። ምንም እኔ አሁን ምንም በባዶ ምንም ነገር ሳይሰጠኝ የሆነ ነገር አደርጋለሁ ብዬ ተስፋ በማድረግ ወይም አገኛለሁ ብዬ ተስፋ ማድረግ በጣም ብዙ ብዙ ጊዜ እቀጥላለሁ ብዙ ነገሮችን እሰራለሁ። ይሄ ነገር እንግዲህ ቀላል አይደለም ወይ ደግሞ እንደ ቀላል ነገር የሚታይ አይደለም። ምክንያቱም እንደዚህ ስናደርግ ወይ ደግሞ በዛ በዚህ እንትን ስንሄድ እንደዚህ ስናደርግ በጣም የቤታችንን መቀየር እንችላለን። ያው በዛው ልክ ደግሞ ልንጎዳም እንችላለን አንዳንዴ እንዴት ነው? ብዙ ነገር ጠብቀን ብዙ ለፍተን ብዙ ለፍተን ከዛ ባዶ እንደዚህ ምሽኘን ከሆነ ብዙ ነገር ጊዜ ያው እንደዚህ አእምሮአችን ላይ ህሊናችን ሊጎዳም ይችላል። ግን እኔ ብዙ ጊዜ የማደርገው እንዴት ነው ያንን ነገር ለማድረግ ወይ ደግሞ ያንን ነገር ለማግኘት። በጣም በቃ በዲሲፕሊን ነው የምሰራው በጣም ዲሲፕሊን ነኝ በጣም ልዩ ችሎታዬም የምለው እሱ ነው በጣም ዲሲፕሊንድ ነኝ። እና በጣም በተመሳሳይ ማለት ሁሌም በተመሳሳይ ሁኔታ በተደጋጋሚ ነገሮችን እሞካክራለሁኝ ከዛ እነሱን ሞክሬ ከዛ ከተሳካልኝ ተሳካልኝ ካልተሳካልኝም ብዙም አልጨነቅበትም ማለት ነው። ብዙ ጊዜ ስለዚህ ይሄ በጣም ልዩ ችሎታዬ ነው። ሁለተኛ ደግሞ ሌላ ልዩ ችሎታ እኔ ያለኝ ከሰው ጋር በጣም እግባባለሁ። በተለይ ዛሬ ተገናኝቼ ያንን ሰው በጣም ልግባባው እችላለሁ ማለት ነው። በጣም ሰዎችን በጣም እቀርባለሁ በጣም በጓደኝነት መልክ በጣም በቃ ቶሎ ብዬ ነው የምቀርባቸው። ስለዚህ ያ ነገርን በጣም እኔን በጣም ጠቅሞኛል። ስለዚህ ይሄንንም በጣም ብዙ ጊዜ እንደ ልዩ ችሎታዬ ነው የማየው። ማንም ሰው ሊሆን ይችላል እኔ ግድ የለብኝም። እቀርባችሁና አወራችኋለሁ በጣም ብዙ ነገሮችን እናደርጋለን ማለት ነው። ስለዚህ እኔ ከማደርጋቸው እና በጣም ከምወዳቸው ነገሮችም ይሄን እውነት እንደ ልዩ ችሎታዬ የማየው በጣም ሰውን ለመቅረብ ወይ ደግሞ ሰውን ለመልመድ ብዙም አልቸገርበትም። እናም ደሞ እንደ ሰው ሙድ ማለት ሰው እንደ ሁኔታው ነው የምቀርበው ሰው አንዳንድ ሰው መጫወትን የሚወድ አለ መጫወትን ወይ ደግሞ ማውራትን ከሚወድ ጋር በማውራት ዝም ከማለት ማለትንም ከሚወድ ጋር ዝም በማለት እንደዛ ነው ብዙ ጊዜ የምንቀራረበውና። ብዙ ጊዜ የምናደርገው ነገር ወይ ደግሞ የማደርገው ነገር እንደዛ ነው ብዙ ጊዜ ይሄ ነገር ደግሞ በጣም ጠቅሞኛል። ሁለተኛ ደግሞ እንግዲህ እንዳልኩት ተስፋ አለመቁረጤ ነው። ምንም ነገር ውስጥ ተስፋ አድርጎለት በጣም እሞካክራለሁ በጣም እጥራለሁ ያ ነገር ሊሳካም ይችላል ላይሳካም ይችላል። ግን ብዙ ጊዜ ሰዓት ወስጄ ነገሮችን በተደጋጋሚ እሞካክራለሁ እሞካክራለሁ ከዛ አንድ ቀን መጨረሻ ላይ ይሳካልኛል ብዬ ስለማስብ ብዙ ጊዜ እንደዛ አደርጋለሁ ማለት ነው። ስለዚህ ተስፋ ሳልቆርጥ መሞከር ተስፋ ሳልቆርጥ መስራቴ ተስፋ ሳልቆርጥ በድግግሞሽ ነገሮችን መስራት እስከዛሬ በጣም ረድቶኛል። ማነው? ሌላው ደግሞ ሌላ ልዩ ተሰጦ የሚለው ለኔ ይበለጥ ልዩ ችሎታ ብዬ የማስበው ምንድነው? መማር ላይ በጣም ጎበዝ ነኝ። በተለይ አዳዲስ ነገሮችን መልመድ ላይ በጣም ፈጣን ነኝ። ብዙም አያስቸግረኝም አንዴ ብቻ ካየሁኝ ወይ ደግሞ ሁኔታው መንገዱ ከገባኝ ወዲያውኑ ነው ቶሎ ቶሎ ምረዳው እና ስለዚህ ልዩ ችሎታ ብዬ የማስበው ያ ነው ማለት ነው። ቶሎ መማር መቻል ቶሎ መልመድ እንደዛም ደግሞ ሰዎችን በጣም በሚመቻቸው እና ደስ በሚላቸው መልኩ ሰዎችን መቅረብ መቻልም እኔ እንደ ልዩ ተሰጦ ወይ ደግሞ እንደ ልዩ ችሎታ ነው። ለኔ ማለት ነው ስለዚህ ያንን ነገርም ብዙ ጊዜ አደርጋለሁ ይሄንን በማድረጌም ብዙ ብዙ ጊዜ ተጠቅሜበታለሁ። ህይወቴንም ቀይሬበታለሁ ማለት ነው። በማድረግ ነው ብዙ ጊዜ ይሄንን ህይወቴን የማስተዳድረው። እስከዛሬም እንትን ያልኩት ማለት ነው ስለዚህ ልዩ አሁን ችሎታ በጣም አስፈላጊ ነገር ናቸው። በጣም ከሰው የሚለየን እንደዛም ደግሞ በጣም አዳዲስ ነገሮችን እንድንፈጥር እና ለህብረተሰባችንም ለራሳችንም ብዙ ነገሮችን እንድናደርግ ወይም እንድናተርፍ ለማድረግ ውስጥ እነኚህ በጣም ጥቅም ስላላቸው በጣም እኔ ይሄንን እጠቀምበታለሁ። ማለት ነው። ስለዚህ በአጠቃላይ ልዩ ችሎታህ ምንድነው ለሚለው እንግዲህ እነኚህ ናቸው ማለት ነው። በጣም አመሰግናለሁ

እሺ ወንድሙ ጠዋት ስትነሳ ምን ታደርጋለህ? ነው የምለው እንግዲህ ጠዋት በጣም ወሳኝ ጊዜ ነው። ምክንያቱም አእምሮአችን ታድሶ እንደዛ ሙዳችንም ሁሉ ነገራችን ደስ ተካክሎ እንቅልፋችን ተነስተን የምናደርገው ነገር ወይ ደግሞ ራሳቸውን የምናገኝበት ሁኔታ ስለሆነ። ጠዋት ጠዋት ላይ ሁሌም ያው እኔ ስራ ሲሄድ በጣም ከባድ የሚባሉትን ስራ በጠዋት ነው የምሰራው ምክንያቱም። በአዲስ ሀይል ጉልበት በአዲስ በታደሰው ሙድ በጣም ስራ በጣም መስራት በሚችልበት ሁኔታ ሁሌም። ጠዋት ጠዋት ላይ የማያደርገው ያን ነው በጣም ከባድ የሚባለው ስራ የምሰራው በጠዋቱ ላይ ጠዋት ላይ ጠዋትን ተጠቅሜ ያንን ከባድ ስራ ማጋድመው ማለት ነው። እንደዛ በማድረጌ ሁሌም የጠቃሚ ነኝ። መኪናቱም ጧት እንደዛ ነገሮችን ስንሰራ ነገሮችን መጨረስ እንችል እንግዲህ ብዙ ነገሮችን እንጠቀማለን። ከዛ አንዱ የመጀመሪያና በጣም ጥሩ ነገር ነው ብዬ የማስበው። ምንድነው? እሱም መጀመሪያ ላይ ነገሮችን በቀላሉ መስራት እንችላለን። ጉልበቱን ስላላለቀ ስላለ ድካም የድካም ስሜትም ስለሌ ያንን በጣም በጣም በቀላል መልኩ በጣም ቃለል በሚል መልኩ ነገሮችን ሰርተን መጨረስ እንችላለን ማለት ነው። ያ ነው በጣም ለኔ ነገሮችን እንድወድ በጣም በቀን እንድሰራ ከሚያደርገኝ ነገሩ አንድ እሱ ነው። በጠዋት በጠዋት እንደተነሳው የማስበው ነገር የማያውቀውም ነገር ዛሬ ከባድ ነገር ምንድነው? ማድረግ አለብኝ መጀመሪያ ላይ መጨረስ አለብኝ ምንድነው ብዬ አስባለሁኝ። ከዛ ያን ነገር አደርጋለሁ ምክንያቱም ያንን ከባድ የሚባለውን ስራ ከቀረጽኩኝ በኋላ ሌላው ቀልልኛል ማለት ሌላው በጣም ያን ያክል አስቸጋሪ ሆኖ አይታየኝም ስለዚህ በቃ ሁሌም ጠዋት ጠዋት ይነሳና ያን ነገር አስባለሁኝ ማለት ነው። ስለዚህ ማድረግ ያለብኝ ነገር ምንድነው? ብዬ አስብና ከዛ ተነስቼ ያንን ነገር ለማድረግ ሁሌም እቅዳለሁኝ። ከዛ እንደዛ ሳደርግ ነገሮቹ ቀልሉኛል ማለት ነው። ስለዚህ ሁሌም ጠዋት ጠዋትም የማደርገው ነገር ቢኖር ያ ነው ማለት ነው። ስለዚህ የጠዋት ላይ ተነስቼ ከባዱን ስራ ነው የምንጻረው። ከባድ ስራ የሚባለው የቢሮ ስራ ሊሆን ይችላል ወይ ደግሞ ሩቅ ቦታ ሄዶ የነገር መጨረስ መመለስ ሊሆን ይችላል። ያን ሁሉ የምመርጠው እንደዚህ ነው በጠዋቱ ማለት ነው። ምክንያቱም ጧፍላስ የሚሆን እንደዚህ ነው የምናስበው ጊዜ አለን ብለን እናስባለን። አቅም አለን ወይ ደግሞ ጉልበት አለን ብለን እናስባለን። እንደዛም ደግሞ ሰውም እናገኛለን ብለን እናስባለን። ወደ ማታ ሲሆን ሰዎች ይቸኩላል የታወቀ ነው ወደ ስራውን ያለውን ነገር ጨራርሰው ወደ ቤቱ ለመሄድ ይቸኩላል። ያንን ስራውን ሊያግዘን የምንችል ሰው ላናገኝ እንችላለን ማለት ነው። ስለዚህ ያንን ታሳቢ ማድረግ። ጠዋት ጠዋት ላይ በጣም እኔ ትኩረት የማደርገው ያ ነው ማለት ነው። በጣም ከባድ ስራ ለመስራት ላይ ብለን ነው ከበር የሚባለውን ነገር መጨረስ ላይ በጣም ትኩረት አድርጋለሁ ያ ነገር ደግሞ እንግዲህ ይሄንን በጣም ጠቅሞኛል ብዙ ጊዜ ውጤታማ እንዲሆን እና ነገሮችን ቶሎ በሎ እንዲጨርስ ማድረግ ላይ በጣም ነው ያገዘኝ በጣም ነው ረዳኝ ማለት ነው። ስለዚህ በአጠቃላይ እንግዲህ ጠዋት ጠዋት ላይ እኔ በስራህ የማደርገው ነገር ከባድ ነው። ስራ መጨረስ ነው ደግሞ ከባድ የሚባለውን ነገር ማከናወን ላይ ነው ትኩረት የማደርገው። አዎ ብቻ አይደለም ይችላል ከሰው ጋር ሊሆን ይችላል ወይም ደግሞ እንደየሆነ የለውም ግብ ይለያያል። ከባድ የሚባል ነገር እንግዲህ ብቻህን የሚሰራ ነገር አይደለም። ግን ብቻህን ተሰርቶ ብቻህን የሚሰራ ስራ ሆኖ በጣም ከባድ የሚባለው ነገር አለ። ግን እሱን በዚህ በዛም ለመጨረስ በጣም እሰራለሁ በጣም እጥራለሁ ማለት ነው። በዛ ብዙ ጊዜ የማሳልፈው እንደዛ ነው። ይሄ ደግሞ እንግዲህ ዛሬ ብቻ ሳይሆን። ከድሮ ጀምሮ ከልጅነት ጀምሬ በጣም ስትጠቀምበት የነበረውን ነው በጉልበት የጉልበት ስራ ሊሆን ይችላል። ትምህርት ሊሆን ይችላል። ብዙ ጊዜ ጠዋት ላይ የሚያስቸግረኝ ትምህርት ከአሁን ራሱ በጣም የማይገባኝ አይነት ከሆነ። ጠዋት ላይ ማጥናትን ነው የምመርጠው ብዙ ጊዜ ከእኔ እንቅልፍ እንደተነሳው የማደርገው ነገር ቢኖር ምንድነው? እሱን አጠናለሁ ከዛ እዘጋጃለሁ ማለት ነው። ስለዚህ ያንን እያደረኩ ነው ብዙ ጊዜ የምቆየው እና። ጠዋት ጠዋት የማደርገው ነገር ወይ ደግሞ ጠዋትን የማሳልፍበት ወይም በስራ ላይ የማደርገው ነገር ይሄ ነው ማለት ነው። እንደዛ ማድረግ ደግሞ በጣም ወሳኝ ነው። በጣም ጠቃሚ ነው። ምክንያቱም ጠዋታችንን ተጠቅመን ጠዋታችንን አሳምረን ተጠቅመን ከዛ ጥሩ ነገር መስራት እንችላለን ጠዋታችንን በስነ ስርዓት ካልተጠቀምን ነው። እንግዲህ ብዙ ጭንቀት ውስጥ እንገባለን ብዙ አይነት እንግዲህ የሚያሳስቡን ነገሮች ሊያጋጥሙን ይችላሉ ያ ነገር እንዳይሆን። ማድረግ አለብኝ ብዬ የማስበው እንዴት ነው? ጠዋት ጠዋታችንን ተጠቅመን ከባድ የሆነ ስራ መስራት ከዛ ከባዱ ከጨረስን በኋላ ሌሎችም የሚያንስቱን ወይም ደግሞ ቀለል ለሚሉት ነገሮች ቀስ በቀስ ከዛ በኋላ ብንሰራ አዋጭ ብዬ አስባለሁ። ስለዚህ። ጠዋት በስራ ምን ታደርጋለህ የምለውን? በስራ ከባዱን ስራ እሰራለሁ እዛ ስራ ቦታ ሄጄ ከባድ ነው ብዪ የማስበውን ስራ እሰራለሁ ማለት ነው። በጠዋት

እሺ አሁን ደግሞ ዛሬ የመጀመሪያ ምግብ ምን ነበር ለሚል ጥያቄ እንደዚህ ዛሬ ለመጀመሪያ ወይ ደግሞ መጀመሪያ ላይ እንደ ቁርስ የተመገብኩት ምግብ ወይ ደግሞ መጀመሪያ ምግብ ፍርፍር ነበር። ማለት ነው ፍርፍር እና ከፍራፍሬ ደግሞ ሙዝን ተጠቅሜያለሁ ማለት ነው። ሙዝ እንደዛው ፍርፍር አንድ ላይ እንደ ቁርስ ተጠቅሜያለሁ እንግዲህ ይሄንን የምግብ አይነት ወይ ደግሞ ሁሌ የምመገበው አይነት ምግብ ነው። በጣም መርጦ ነው። ቁርስ ላይ በደንብ እንግዲህ ሀይል የሚሰጠን ወይ ደግሞ በጣም ወሳኝ ከሚባሉ ምግብ አይነቶች ይሄኛው ምግብ በጣም ሀሪፍ ነው። ማለት ሁሌም እጠቀማለሁኝ እኔ እንግዲህ እኔ ለቁርስ በጣም እቅዴን እሰጣለሁ ወይ ደግሞ ቁርሴን በተቻለኝ መጠን ጥሩን ምግብ ለመመገብ እመርጣለሁ። ብዙ ጊዜ ምክንያቱም ቁርስ ቁርስ በደንብ ከበላሁ ደግሞ ቁርስ ላይ ጥሩ ምግብ ከተመገብኩኝ ቀኑን ሙሉ ጥሩ ቀን ነው የማሳልፈው ወይ ደግሞ ጥሩ ጊዜ ነው የማሳልፍ ማለት ነው። ምክንያቱም ቁርስ ላይ የምንመገበው ምግብ አሃ ሀይል የሚሰጠን ከሆነ እንደዛው ደግሞ በደንብ የሚያጠግብ አይነት ምግብ ከሆነ እንግዲህ ምንም ሳይሰለቸን ምንም ሳይደብረን ደስ እያልን ነው የምንውለው ማለት ነው። ስለዚህ እሱን ታሳቢ ማድረግ እኔም እንግዲህ ቁርሴ ላይ ሁሌም የምመገበው ምግብ በጣም በጥንቃቄ ነው ማለት ነው። በጣም ብዙ ጊዜ በጥንቃቄ መመገብ ያለብኝን ምግብ ነው ብዙ ጊዜ የምመገበው ማለት ይጠቅመኛል ብዬ የማስበው ከምንም ነገር በላይ ጥቅሙን ነው የማስቀድመው ማለት ነው። በጣም ጠቃሚ ከሆነ በጣም ደስ የሚል አይነት ምግብ ከሆነ እመርጠዋለሁ እና እሱን ነው የምመገበው ማለት ነው። ስለዚህ እስከዛሬ ሁሌ እንደዛ የተመገብኩ ነው ማለት ነው። ብዙ ጊዜ ፍርፍር እጠቀማለሁኝ ከዛ ከፍርፍር ቀጥሎ ምበላው ምግብ በብዛት ፍርፍር እጠቀማለሁ። ከፍርፍር በስተቀር ደግሞ እንቁላል የምጠቀምበት ከዛ በኋላ እና አንዳንዴ ፉል የተጠቀመው ፉል ማለት ከባቄላ የሚሰራ አይነት ምግብ ሆኖ በዳቦ ወይ ደግሞ በአምባሻ የሚበላ አይነት ምግብ ነው ይሄ ደግሞ በጣም ደስ የሚል ነው። እንግዲህ እሱን አልፎ አልፎ እጠቀማለሁኝ ማለት ነው። እንቁላልም እንዳልኩህ እጠቀማለሁ አቮካዶ እንዳልኩህ እጠቀማለሁ አንዳንድ ደግሞ ሻይ በዳቦ ወይ ደግሞ በወተት እጠቀማለሁ ግን እንደ አጋጣሚ ሆኖ ዛሬ የመጀመሪያ ምግቤ ፍርፍርና ሙዝ ሆነዋል ማለት ነው። ስለዚህ በሱ ነው ያሳለፍኩት ከዛ ኬኔቶ ጠጥቻለሁ ያው እንግዲህ የባዕል ሰሞን እንደመሆኑ ኬኔቶን ቤት ስላለ እሱንም ጠጥቼ በዛ ነው ያሳለፍኩት ማለት ነው። ወይ ደግሞ ቁርሴን የበላሁት በዚህ መሰረት ነው ማለት ነው። ስለዚህ ሁሉም ሰው እንግዲህ ይሄንን ቢሞክረው እንደዛ አድርጎ ቢበላና ቢጠቀመው ሀሪፍ ነው ባይ ነኝ። እኔ ምክንያቱም እንደዛ ብንጠቀምና ብንለማመድ ነገሮች ጥሩ ነው የሚሆኑት። ምክንያቱም ደግሞ ይሄንን የምናደርገው እንዴ ወይ ደግሞ እንደዛ ሁሌ የምንበላ ከሆነ በተለይ ደግሞ እየቀያየርን የምንመገብ ከሆነ ለጤናችንም ጥሩ ነው በጣም ይጠቅመናል ማለት ነው። ስለዚህ ያንን ታሳቢ ማድረግ ነው እኔም ብዙ ጊዜ ሀሪፍ ሀሪፍ የሚባሉትን ምግቦችን ምመገቡ ማለት ነው። ስለዚህ እኔ ዛሬ ብቻ ሳይሆን እንደ ድሮ ከድሮ ጀምሬ በጣም ቁርሴ ላይ በጣም ጥንቃቄ አደርጋለሁ በተቻለኝ መጠን ሀሪፍ ነገር መመገብ ላይ በጣም ትኩረት አደርጋለሁ ማለት ነው። በጣም ሀሪፍ እና ሀይል የሚሰጠኝ እነዛ ጉልበት የሚሆነኝን አይነት ምግቦችን ብዙ ጊዜ መርጬ ነው የምመገበው ወይ ደግሞ መርጬ ነው የምበላው ስለዚህ። ለዛሬ ብቻ ሳይሆን ሌላም ቀን እንደዛ ሌላም ጊዜ የማደርገው ነገር ነው። ስለዚህ እንግዲህ ቁርስ ላይ በጣም ወሳኝ ነገር ነው። ወይ ደግሞ ያው የመጀመሪያ የሚባለው በጣም ስፖርት የምንመራ ይታወቃል ቁርስ አለ ምሳ አለ እራት አለ ስለዚህ የመጀመሪያ ምግብ የምንለው የትኛው ነው ማለት ነው? ቁርስ ላይ የምንበላው ነው ብዙ ጊዜ ቁርስ ላይ ሀሪፍ ነገር ከበላን ወይ ደግሞ ሀሪፍ ነገር የምንጠቀም ከሆነ ሁሌ አይምሮአችንም ብቁ ሆኖ ነው የምውለው እንደዛም ደግሞ በጣም ሀሪፍ ቀን ነው የምናሳልፈው ማለት ነው። ስለዚህ እኔ ኮርስ ጋር በላሁ ምንም ምሳ የፈለገ አይነት ምግብ ቢሆን ቁርስ ላይ በጣም ወሳኝ ነው ማለት ነው። በጣም የምመገበው ቁርስ በጣም ያን ያክል ደብረሌው ደግሞ ጥሩ ካልሆነ እንግዲህ እኔ በጣም ያን ያክል ፍላጎት አይኖረኝም ወይ ደግሞ ደስተኛ ሁኝ አልውልም ማለት ነው። ስለዚህ ሁሌም ቅድሚያ የምሰጠውና በደንብ መመገብ የምፈልገውና የምመርጠው ምንድነው ማለት ነው? ቁርሴን ነው ማለት ነው። ስለዚህ ቁርሴን ሁሌም በስነ ስርዓት ይገባሉ በስነ ስርዓት እበላለሁ ስለዚህ እንደዛ በማድረጌ ደግሞ ሁሌም ተጠቃሚ ሆኛለሁ ማለት ነው። ስለዚህ እንግዲህ ሁሉም ሰው መጀመሪያ ለሚበላው ነገር ጥንቃቄ ቢያደርግ ጥሩ ነው። ወይ ጥንቃቄ ስንል በጣም ጥሩ ነገር ብለህ መገን ቢሞክር ትሆናለህ። ሁሌም በጣም ጠቃሚ ስለሆነ ማነው? አጠቃላይ እንግዲህ ውይይታችንን ሆይ ደግሞ ይሄንን ጥያቄ ለመጨረስ ያክል ዛሬ የመጀመሪያ መገቢያው ምን ነበር ለምለው ፍርፍርና ሙዝ ነበር ማለት ነው። ስለዚህ ጠዋትም ስለሆነ ፍርፍር ነው ብዙ ጊዜ የምትጠቀመው

እሺ አሁን ደግሞ አዲስ ቴክኖሎጂ መማር ትወዳለ ለመለው ጥያቄ እንግዲህ እኔ በጣም ሁሌም አዲስ ቴክኖሎጂ መማር ላይ በጣም ብዙ ፍላጎት አለኝ። ምክንያቱም ቴክኖሎጂ እንደምታወቀው ህይወታችንን የሚያዘምንልን እንደዛም ደግሞ ነገሮችን የምንሰራበትን መንገድ የሚያቀልልን ነገር ስለሆነ በጣም ሁሌም አዲስ ቴክኖሎጂ መማር ላይ በጣም ትልቅ ፍላጎት አለኝ። ማለት ነው ስለዚህ አዳዲስ ነገሮች በመጡ ቁጥር በቀድምተኝነት መማር አይኔ ነኝ በተለይ ከቤተሰቦቼ እንደዛም ደግሞ ከምኖርበት አካባቢ ላይ በጣም አዳዲስ ነገሮችን ቶሎ የመቀበል ፍላጎት ያለኝ እኔ ነኝ ማለት ነው። ምክንያቱም ጠቂሙን አውቃለሁ በጣም ህይወቴን ሊቀይር እንደምችል እንደዛም ደግሞ በብዙ ህይወትን ሊያዘምን እንደምችል ስለማውቅበት ስለ ሁሌም ቅድሚያ ሰጥቼ አዳዲስ ቴክኖሎጂዎችን ወይ ደግሞ አዲስ ነገር በመጣ ቁጥር ለመማር ፍላጎት አለኝ ማለት ነው። ስለዚህ አዲስ ነገር መማር አዲስ ቴክኖሎጂ መማር ጥቅሙ በጣም ብዙ ነው። ስለዚህ አዲስ ነገር እንደመጣህ እንግዲህ በግንባር ቅድምተኝነት ያንን ነገር ለመቀበል ፍላጎት ያለኝ እኔ ነኝ። እንግዲህ ከመማር በፊት ግን አንዳንዴ የማደርጋቸው ነገሮች አሉ በብዛት የመጀመሪያው ምንድነው? በጣም ጥናት አደርጋለሁ የራሴን በራሴ መንገድ ያ ነገር ምንድነው ጥቅሙ ምንድነው እንዴት ነው የምሰራው ከየት ነው የመጣው አላማው ምንድነው? የምለውን ነገር በደንብ በጣም ውስጥ ገብቼ ወይ ደግሞ በጥልቀት አጠናለሁኝ ያንን ነገር አጥንቼ ከዛ ከተመቸኝና የምሰራው ወይ ደግሞ የምፈልጉ አይነት ነገር ከሆነ ምንድነው የማደርገው ማለት ነው። ቀጥታ ወደ መማር ወይ ደግሞ ቀጥታ ወደ ወደ መስራት ነው የምገባው ማነው ስለዚህ አዲስ ነገር መማር ወይ ደግሞ አዲስ ቴክኖሎጂ መቀበል ላይ በጣም ጎበዝ ነኝ። እንደዛም ደግሞ በጣም ብዙ ፍላጎት አለኝ ማለት ነው ስለዚህ ይሄንን የፍላጎት ያደረብኝ ደግሞ እንግዲህ የቴክኖሎጂን ጥቂት ስለማውቅ ነው። እኔም በትንሹ ወደ መጀመሪያ አካባቢ ላይ ልክ የቴክኖሎጂን ባል ነገር መጨረሻ መጠቀም ከጀመርኩ ጊዜ ጀምሬ ያገኘሁትን እኔም ስለማውቀው ያንን ነገር ማስቀጠል ስለምፈልግ ሁሌም ፍላጎት አለኝ ለመማር ማለት ነው። ስለዚህ አዲስ ቴክኖሎጂ መማር ወይ ደግሞ አዲስ ቴክኖሎጂ መቀበል በጣም ጥቅም አለው ስለዚህ ልባችንን ከፍተን እምሮአችንን ከፍተን ያንን ነገር ሁሌም ማስተናገድ ሁሌም መቀበል መቻል በጣም እንደኔ እንደኔ ሲመስለኝ በጣም መታደል ነው። ብዙ ጊዜ ሰዎች ይጠረጥራሉ የማይሆን ነገር ያወራሉ የሆነ አዲስ ነገር በመጣ ቁጥር ሰው ምክንያት አያጣም ወይ ደግሞ ይሄ ነገር እንደዚህ ነው ይሄ ነገር መጥፎ ነው እንደዚህ ነው። እንዳትጠቀሙበት እንዳትገቡበት የሚባል ነገር ይበዛል። እና ሁሉም ሰው አይደለም ማለት አንዳንዴ ደግሞ እንደዛ ሲሉ አብዛኞቹ ምክንያት ኖሯቸው አይደለም ወይ ደግሞ አሳማኝ የሆነ ምክንያት ኖሯቸው ሳይሆን ምክንያቱም ሳይኖራቸው እንዲሁ ዝም ብሎ የሚያወሩ ሰዎች አሉ። እና ስለዚህ እኔ ከእንደዚህ አይነት ሰዎች ብንርቅና ሁሌም ምክንያታዊ ሆነን በራሳችን መንገድ የሚጠቅምን ነገር ወይ ደግሞ ያ ነገር ጥሩ ሆኖ ከታየን ወይ ደግሞ ህይወታችንን የሚያዘምንልን ከሆነ ነገሮችን የምንሰራበት ይሄን ነገር የሚቀይርልን ከሆነ ያንን ቴክኖሎጂ ለመማር በጣም ፍቃደኛ ብንሆን አሪፍ ነው። ብዬ ነው የማስበው በጣም ያንን ነገር ብንቀበል አሪፍ ነው ባይ ነኝ። እኔ እንደ እኔም ማለት እኔም በራሴ ሁሌ እንደዛ ስለማደርግ ማለት ነው። ብዙ ጊዜ አምንበታለሁ በጣም በቴክኖሎጂ ቴክኖሎጂ ጠቃሚ እንደሆነ ቴክኖሎጂ ህይወትን ሊቀይር እንደምትችል በጣም ብዙ ነገርን እኔ የምሰራበት መንገድ እንደሚያቀልልኝ በጣም ያው ቴክኖሎጂ ሲባል እንደዛ ነው። ወይ አዲስ ነገር ይዞ መጣል ወይ ደግሞ የነበረውን ነገር ያዘምናል ወይ ደግሞ የነበረውን ነገር በጣም በቀላል መንገድ ወይ ደግሞ ሁላችንም ሁላችንም በሚመችን መንገድ እንድንሰራ ወይ ደግሞ ያንን ነገር ማከናወን እንድንችል የሚያደርግልን ነገር ስለሆነ። ስለዚህ በጣም ጠቃሚ ነገር ነው ማለት ነው። ስለዚህ እኔ አዲስ ቴክኖሎጂ መማር ላይ በጣም ፍላጎት አለኝ ሁሌም ለመማር ዝግጁ ነኝ ማለት ነው። ስለዚህ አዲስ ቴክኖሎጂ ለኔ በጣም በጣም ሁሌም ለመቀበል ሁሌም ለመማር የምፈልገው እና ለማወቅም በጣም ፍላጎት ያለኝ ነገር ነው። ስለዚህ አዲስ ቴክኖሎጂ እንግዲህ ለመማር ሁላችንም ለመቀበል ዝግጁ ብንሆን ወይ ደግሞ ያንን ነገር ለማድረግ ዝግጁ ብንሆን ሁሌም አይምሮአችንን ብንከፍት ልባችንን ከፍተን ያንን ነገር ብንቀበል እና ብንጠቀምበት ባይ ነኝ። ይሄ ነገር ደግሞ እንግዲህ ለእኛ ብቻ ሳይሆን ለብዙ ሰው በጣም ይጠቅማል ለብዙ ሰው ሊቀይር ስለሚችል አዳዲስ ነገሮችን ሲመጡ ለመቀበል ዝግጁመሆን ጥሩ ነው ማለት ነው። ግን እዚህ ጋር እኔ ማንሳት የምፈልገው ምንድነው? ያ ነገር ከመግባታችን ወይ ደግሞ ያው መማር ማለት ማጥናት ማለት ነው። ለኔ ያንን ነገር ስናጠና እንዴት ነው? እንደሚጠቅም እናውቃለን ስለዚህ መማር ማለት ማወቅ ማለት ነው። እንዴት ነው ምንድነው የምለውን ነገር ከመጠቀማችን በፊት የምናደርገው ነገር ስለሆነ መማር ጥሩ ነው። ተምረን ያ ነገር ካላስፈለገ መተው እንችላለን። ስለዚህ አዲስ ቴክኖሎጂ መማር ትወዳለህ? ለምለው አዎ በጣም እወዳለሁ

እሺ አሁን ደግሞ ልብስ ምን ያህል ጊዜ ታጥባለህ ለሚለው ጥያቄ መልስ እየሰጠን እየተወያየን እንቆያለን ማለት ነው። ባለን ጊዜ ውስጥ ስለዚህ እኔ ልብስ የማጥበው በሳምንት አንዴ ነው። ብዙ ጊዜ በሳምንት አንዴ ነው የማጥበው እሱም ቅዳሜ ቅዳሜ ወይ ደግሞ ቅዳሜ እለት ነው የማጥበው። እና እንግዲህ ማጥበው ያው እንደ የልብሱ ብዛት ነው በብዛት ግን አንድ ልብስ ማጥበው አምስት ደቂቃ ነው። ወይ ደግሞ አንድ ሱሪም ሊሆን ይችላል ጃኬት ሊሆን ይችላል ሸምዝ ሸሚዞችም ሊሆን ይችላሉ እንደ ልብስ ክብደት ነው ግን የሚወሰነው። በብዛት ግን አምስት ደቂቃ ነው የምሰጠው ለአንድ ልብስ። እና በብዛት ልብስ የቆሸሸ ልብስ ብዙም ሳይከማች ነው ከስር ከስር እያጠብኩ ነው የምሄደው እና እያቀለል እንዲቀልልኝ ማለት ነው በጣም እንዳይበዛብኝ። ከስር ከስር እያጠብኩ ከስር ከስር እየቀነስኩ እየቀነስኩ ነው የምሄደው እና እንደዛ ነው ብዙ ጊዜ የማጥበው። ስለዚህ ልብስ እኔ የማጥብበት ጊዜ በጣም እንግዲህ ያው በሳምንት አንዴ በመሆኑ ሊበዛብን ስለሚችል እንግዲህ ከአስር በላይ ልብስ አጥባለሁ ማለት ነው። ስለዚህ አንድ ሰዓት በሳምንት አንድ ሰዓት ነው ልብስ ማጥበው በአጠቃላይ ማለት ነው። ብዙ ጊዜ እንደዛ ሳደርግ እንግዲህ በጣም እኔ በፍጥነት ነው እሱን የማጥበው ሰው በሁለት ሰዓት ውስጥ ሊያጥብ የሚችለውን ልብስ እኔ በአንድ ሰዓት ነው አጥቤ የምጨርሰው። ይሄንን የማደርግበት ደግሞ አንዳንዴ ቀለል የሚሉ ልብሶችን አንድ ላይ ይዤ ነው ማለት አንድ ላይ ነው የማጥባቸው። ሁለት ሸሚዝ ወይ ደግሞ ሶስት ሸሚዝ አንድ ላይ ከዛ ሁለት ሱሪ አንድ ላይ እንደዛ እያደረኩ ነው ማለት ነው። ማጥበው እና ይሄ ማለት አስር ደቂቃ የሚፈጀውን በአምስት ደቂቃ ነው የምጨርሰው። ይሄ ማለት ደግሞ ሲሄድ ተኩል ወይ ደግሞ አንድ ሰዓት የሚጨርሰውን በአንድ እኔ ደግሞ በተኩል ሰዓት እጨርሳለሁኝ ማለት ነው። አጥቤ ስለዚህ ልብስ የማጥበው አንድ ልብስ ላይ የምቆየው በጣም ቆየ ቢባል አምስት ደቂቃ ነው አምስት ደቂቃ ውስጥ ሁሉንም ነገር አጣጥቤ ከዛ እስከ እስከ አሳጣ ድረስ እንደዛ ነው ያንን ያክል ጊዜ ነው የሚወስድብኝ ማለት ነው። ከዛ በኋላ ሁሉንም ነገር ጨራርሼ ወደ ቀጣዩ ነው የምሄደው ወይ ደግሞ ሌላ ልብስ ወደማጥብ ነው የማልፈው ማለት ነው። ስለዚህ ይሄ ነገር እንግዲህ እንደዛ ያመጣሁት ጊዜዬን ለመጠቀም ያክል ነው ብዙ ጊዜ ሰዓት መጠቀም በጣም ስለምወድ። ቶሎ ቶሎ ጨርሼ ወደ ስራዬ መሄድ ወይ ደግሞ ወደ ቀጣዩ ስራ ለመመለስ ፍጥነቴን ወይ ደግሞ ጊዜን እንድትጠቀም ስለሚረዳኝ እነዛን የማደርገው ብዙ ጊዜ ይሄንን በማድረጌ በጣም ተጠቅሜበታለሁ። ወይ ደግሞ ይሄ እንድቆጥብ አድርገውኛል ወይ ደግሞ ረድቶኛል ማለት ነው። ምክንያቱም እንደዚህ በፍጥነት ማጠብ ስንችል ወይ ደግሞ በፍጥነት ልብሶችን አጥቤ መጨረስ ስትችል እንግዲህ እኔ በጣም ተጠቃሚ ነኝ ማለት ነው። ምክንያቱም ቀጣይ ስራ ላይ ወይ ደግሞ ቀጣይ እንድሰራ ወይ ደግሞ ቀጣይ ነገሮችን እንዳከናውን ወይ ደግሞ ቀጣይ እያንዳንዱን ነገር እንድጨርስ የሚረዳኝ ወይ ደግሞ የሚያግዘኝ ነገር ቢኖር ምንድነው ማለት ነው? እንደዚህ ልብሶችን አንድ ላይ ማጠብ ወይ ደግሞ በፍጥነት ወይ ደግሞ ቶሎ ቶሎ አጥቤ መጨረስ ነው። ስለዚህ ያንን ነገር ስለማስብ እና ሁሌም ያንን ነገር እንደዛ አይነት ታክቲካዊ ደግሞ እንደዚህ አይነት ዘዴ ስለምጠቀም ልብስ በማጠብ እኔ በጣም ቀላል ነው ማለት ብዙ ጊዜ አይፈጀብኝም። የፈለገ አይነት ልብስ ሊሆን ይችላል ልብሱ ሊከብድ ይችላል እንደዛም ሊሆን ይችላል እንደዚህ ብርድ ልብስ እንካን ቢሆን ቢበዛ ሁለት እጥፍ ነው የማደርገው ሁለት እጥፍ ማለት ሰአቱን ማለት ነወ የሚፈጀውን ጊዜ። አምስት ደቂቃ ነበረው ወደ አስር ደቂቃ ላደርግ እችላለሁ ግን በዛ ውስጥ በጣም በጣም አጠብኩ ከተባለ ነው እሱ ራሱ በጣም በቃ በደንብ አጥቧለሁ በደንብ ጽድት አድርጌ እስካጥበው ድረስ ነው። እንደዛ የማደርገው እና ስለዚህ አንድ ልብስ አምስት ደቂቃ ከዛ በብዛት በብዛት የማጥበው ከሆነ እስከ ሁለት ሰዓት ላጥብ እችላለሁ። አንዳንዴ እንግዲህ አይታወቅም በጣም የራሴን ብቻ ካልሆነ ወይ ደግሞ የብዙ ሰው ወይ ደግሞ የቤተሰብን ልብስ ማጥብ ከሆነ በብዛት ያንን ነገር እጠቀማለሁ ወይ ደግሞ እስከ ሁለት ሰዓት ሊቆይ ይችላል። በብዛት አይደለም ግን እሱ አልፎ አልፎ በሳምንት ወይ ደግሞ በሁለት ሳምንት እንደዛ ውሃ ጠፍቶ ሲመለስ የማደርገው ነገር ነው። እና ስለዚህ እንደዛ እያደረኩኝ ነው ብዙ ጊዜ የሚቆየው ማለት ነው። ስለዚህ እንደዛ ማድረጌ እንግዲህ እኔን በጣም ጠቅሞኛል ማንንም ምክንያቱም እንደዚህ ያረኩበት ምክንያት ወይ ደግሞ እንደዚህ እኔ እንደዚህ ያረኩበት ምክንያት ዋናው ነገር ቢኖር ምንድነው ማለት ነው? እሱም ጊዜ ለመቆጠብ ብዙ በብዛት ማለት ነው። እንደዚህ በፊትነት የማጥብበት እና በሳምንት አንድ የማጥብበት ዋናው ምክንያት ደግሞ ያው ስራ ላይ ሳምንቱን ሙሉ ስራ ላይ ስለምንቆይ። ከስራ እረፍት ሲወጣ ወይ ደግሞ እረፍት ላይ ሲሆን ነው እሱ ደግሞ ቅዳሜና እሁድ እረፍት ላይ የምንሆነው። ከቅዳሜና እሁድ ደግሞ ቅዳሜ መርጬ ቅዳሜን ልብሴን በደንብ አጥበዋለሁ ማለት ነው እንደዛ ነው የማደርገው። ስለዚህ ውይይታችን ለመጨረስ ያክል ልብስ ምን ያክል ጊዜ ታጥባለህ? የሚለው አንድ ልብስ ለአምስት ደቂቃ ነው የማጥበው በጣም ቆየሁ ከተባለ ስለዚህ በብዛት እስከ አንድ ሰዓት ወስጄ ነው ብዙ ጊዜ ልብሶችን የማጥበው አንድ በዛው ሳምንት ማለት ነው

እሺ አሁን ደግሞ ምን አይነት ሳሙና ትጠቀማለህ? ለምሉ ጥያቄ እንግዲህ የምንጠቀመው ሳሙና የምንጠቀምበት ምክንያት ይወስነዋል። ለልብስም ለገላም እንደዛም እለት ላይ የነገሮች እንደ መድሃኒትም የምንጠቀምበት የምንጠቀምባቸው የሳምና አይነቶች አሉ። እኔ እንግዲህ የሚጠቀመው ሳሙና ብዙ ነው። የመጀመሪያው የጥርስ ሳምና ነው። እሱ ደግሞ ጥርሴን ለመቦረሽ የሚጠቀምበት አይነት ሳምነው ማለት ነው የጥርስ ሳምነው እጠቀማለሁ። ሌላኛው ደግሞ የልብስ ሳሙና እጠቀማለሁ የልብስ ሳሙና ደግሞ ሁለት አይነት ነው። ላርጎ አለ ወይ ደግሞ ይሄ ፈሳሻ ሳሙና የሚባለው ማለት ነው። ፈሳሽ ሳሙና ልብስ ለማጥብ ብዙ ጊዜ እጠቀምበታለሁ። እንደዛም ደግሞ ቤት ለመወልወል ወይ ደግሞ ቤትን ለማጽዳት እንደዛ ሽንት ቤት ለማጽዳት ብዙ ጊዜ እሱን ነው ምጠቀመው። ከዛ ደግሞ ሌላ ደረቅ ሳሙና አለ። እሱ ደግሞ ካሉት የደረቅ ሳሙና አይነቶች ደግሞ ለልብስ ሚጠቀሚበት ሳሙና አይነት ስካይ ሳሙና በጣም እጠቀማለሁ። ስካይ እንግዲህ ውላችንም እንደምናውቀው በጣም አሪፍ ሳምኗ ነው። አልፎ አልፎ ዲቫ አጠቀማለሁ ብዙም አይደለም ግን ዲቫ እና እስካይ ሳምና ነው በብዛት ደረቅ ሳሙን ለልብስ ወይ ደግሞ ልብስ ልብስ እንደ ለማጠብ የምንጠቀምበት ማለት ነው። ስለዚህ ያ ብዙ ጊዜ የምንጠቀምበት አይነት ሳምና ነው። ሌላው እንግዲህ ለገላ ደግሞ ብዙ ጊዜ የምትጠቀሚበት ይሄ ላይፍ ቦይ የሚባል ሳሙና ብዙ ጊዜ በሱ ነው ገላይን ምታጠብበት ማለት ነው። ብዙ ጊዜ ገላይን በሱ ምታጠበው ወይ ደግሞ በሱ ገላዬን ለመታጠብ ምጠቀምበት ሳሙና ቢኖር። ላይፍ ቦይ ምክንያቱም ላይፍ ቦይ ሚጠቀምበት ዋናው ምክንያት እንግዲህ የሳሙና እንደዚህ ተባዮችን ወይ ደግሞ ጥቃቅን ነገሮችን ወይ ደግሞ ባክቴሪያን ለመግደል በጣም ጠቃሚ ስለሆነ ወይ ደግሞ ያንን መድሃኒት መድሃኒትነት እንደዚህ አይነት እንትን ስላለው እሱን እጠቀምበታለሁ ወይ ደግሞ ባክቴሪያን ይገላል። ተብሎ ስለምታስብ ገላችን ላይ ወይ ደግሞ ቆዳችን ላይ የምገኙትን እንደዚህ በሽታ ሊያመጡብን የሚችሉ ሊሆኑ ይችላሉ። ሲቆዩ ሌላ አይነት ችግር ሊያመጡብን ይችላሉ። ተብሎ የምታስቡትን ጥቃቅን ነፍሳትን የሚገል ስለሆነ እሱም ይጠቀማሉ። ላይፍ ቦይ ሌላ ደግሞ እንደዚህ ብጉር የሚያጠፋ አክኒ ሶፕ የሚባለው ደግሞ ወይ ደግሞ የብጉር ሳሙና እጠቀማለሁ ማለት ነው። እሱ ደግሞ በጣም እንግዲህ ብጉር ከፊቴ ላይ እንዲጠፋ ወይ ደግሞ ፊቴ ላይ ብጉር እንዳይወጣ ማድረግ ላይ በጣም ስለሚጠቅም እሱን ብዙ ጊዜ እጠቀምበታለሁ ማለት ነው። የብጉር ሳሙና። ሌላ ደግሞ እንደዚህ ስክራብ የሚባል አለ። ስክራብ ደግሞ እንግዲህ ቆዳችን ላይ የሞቱ እንደዚህ የሞቱ ህዋሳትን ለማጥፋት በጣም በጣም እንደዚህ ፊታችን ጥርት ብሎ የፊታችን ቆዳ ጥርት ብሎ እንዲታይ ስለሚያደርግ እሱን ይጠቀማሉ ማለት ነው። ብዙ ጊዜ ያንን ለማጥራት የሚጠቀምበት ሳሙና ቢኖር እንግዲህ እሱን ስክራብ የሚባለውን በጣም ይጠቀማሉ ማለት ነው። ስለዚህ ሁሉም ሰው እንግዲህ ጥቅሙ ላይ እንደዚህ እንግዲህ ተመስርቶ የሚጠቀመው አይነት ሳሙና አለ። ስለዚህ እኔ አሁን ሌላ አይነት ሳሙና ደግሞ የሚጠቀመው እንግዲህ ፀጉሬን ለመታጠብ ነው። እሱም ደግሞ ሻምፑና ኮንዲሽነር እጠቀማለሁ ማለት ነው። እነኚህ ሁሉ ለልብሴ ለገላዬ ለፊቴ እንደዛም ደግሞ ለጥርሴ እንደዛ ለፀጉሬ የምትጠቀምባቸው ሳሙና አይነቶች ናቸው ማለት ነው። ስለዚህ እነኚህን ሳሙና አይነቶች ስትጠቀምባቸው እንግዲህ ጥቅማቸውን በማየት ነው በብዛት አሁን ለምሳሌ ልብስ የማጠብበት ሳምና በጣም ከሌሎች ሳምና ወይ ደግሞ ካሉት የሳሙና አይነቶች በጣም በደንብ በደንብ ሚያጸዳልኝ ከሆነ ወይ ደግሞ ቆሻሻውን በደንብ ሚያስወግድ ከሆነ እሱን አይነት ሳሙና መርጬ ነው ብዙ ጊዜ ሚጠቀመው ማለት ነው። ዛሬ ብቻ ሳይሆን ከዚህ በፊትም በጣም ይጠቀሙ ነበር ወይ ደግሞ እንደዛ እያደረኩኝ ነበር ማለት ነው። ስለዚህ ይሄንን ያደረኩበት ዋናው ምክንያት ደግሞ ወይ ደግሞ ይሄንን እንዳደርግ ወይ ደግሞ እሄንን እንዳደርግ ያዝጋደደኝ ነገር ብኖር እንግዲህ ጥቂሞቹን በማንበብ እንደዛውም ደግሞ ከሰዎች በተነገረኝ ልክ ወይ ደግሞ ሰምቼ ልጆች ጓደኞቼ እንደዛ መክሮኝ ነግሮኝ ያ ነገር ብንጠቀም ጥሩ ነው ብሎ ሀሳብ በሰጡኝ መሰረት በነሱ ሀሳብ መሰረት ነው ማለት ነው። ብዙ ጊዜ እሄንን ነገር መጠቀም የቻልኩት ስለዚህ እሄ እንግዲህ በጣም እኔን በጣም ረድቶኛል እኔን በጣም ጠቅሞኛል። ዛሬ ብቻ ሳይሆን ከዚህ በፊትም በህይወቴ ብዙ ነገር እንግዲህ ተጠቅሜበት ስላየሁት ነው ማለት ነው። እንደዚህ ማድረግ የቻልኩት ስለዚህ እያንዳንዱ ነገር እንግዲህ ስንጠቀምበት ያው የራሱ ጥቅም አለው። እንደዛም ደግሞ የራሱም ጉዳት አለው። በብዛት ግን እነኚህ ነገሮች ከጉዳታቸው ጥቅማቸው ስለሚበልጥ ብንጠቀም አሪፍ ነው ማለት ነው። ስለዚህ ውይይታችንን ለማጠቃለል ያክል ምን አይነት ሳሙና እጠቀማለሁ ለሚለው እንግዲህ የጥርስ ሳሙና እጠቀማለሁ። የጥርስ ሳሙና ደግሞ ሄርባል ነው ብዙ ጊዜ የምጠቀመው ላይቭ ቦይስ ሳሙና እጠቀማለሁ። ዲቫ አጠቀማለሁ ስካይ ሳሙና እጠቀማለሁ ላርጎም እንደዛ እጠቀማለሁ

እሺ አሁን ደግሞ የትኛውም በዓል ትወዳለህ ለሚለው? ጥያቄ እንግዲህ መልስ እየሰጠን እየተወያየን እንቆያለን እንግዲህ በሀገራችን ውስጥ ብዙ አይነት የበአል አካባቢ ስነ ስርዓት ወይም በጣም የምከበሩ ብዙ በዓላት አሉ። እኔ ግን በብዛት የማከብረው አዲስ አመት እና ከዛ ፋሲካ ነው ወይ ደግሞ የትንሳኤ በዓልን በጣም አከብራለሁ። ምክንያቱም እነኚህ ሁለቱን በዓል የማከብረው በተለይ ትንሳኤን የማከብረው ከእምነቴ ጋራም በጣም ቅርኝነት ስላለ ነው። ወይ ደግሞ እምነትም ስለሚያዝነው። ወይ ደግሞ እኔ እንደ እኔ በማምነው ልክ እንግዲህ ስለኔ ኃጢአት ስለኔ በደል እንግዲህ እኔ የፈጠረኝ አምላክ። በመስቀል ላይ ውሎ ያንን በድሌን ያንን ነጥያቴን በራሱ ላይ ወስዶ ጥፋቱን በራሱ ላይ ወስዶ እኔን ያዳነበት ስለሆነ ያንን በዓል በጣም እሱም ያዘዘን ነው። ጌታችን ኢየሱስ ክርስቶስ በራሱ እሱን እንትን ሳይሆን የምናስታውስበት በዓል እንዲሆን ብሎ ስላዘዘን። እሱን ነገር ለማስታወስ ወይ ደግሞ ያንን በዓል በጣም አከብራለሁ። ብዙ ጊዜም ከማከብራቸው ወይ ደግሞ እንዳከብር በጣም ከምንነሳሳበት በዓል ወይ ደግሞ የምፈልገው ወይ ደግሞ በጣም የምወደው አይነት በዓል ትንሳኤ ወይ ደግሞ ፋሲካ ነው ማለት ነው። ፋሲካ በጣም እናከብራለን እንግዲህ በቤተክርስቲያንም እንደዛም ደግሞ ከበቤተሰብም በሀገርም ደረጃ በጣም አብዛኛው ሰው እንደዚህ አሁን የክርስትና የእምነት ተከታዮች የሆኑት በብዛት ይህንን በዓል በጣም ነው የሚያከብሩት ማለት ነው። ስለዚህ እኔም ይህንን በዓል። በግሌም ይሁን ከቤተሰቦቼ ጋራ በጣም እምንወደውና የማከብረው የበአል አይነት መኖር እና ስለዚህ ብዙ። ጊዜ ወይ ደግሞ ትኩረት ሰጥቼ ካልማከብራቸው ክብር በዓላት ወይ ደግሞ በጣም ማክበርም የምወደው በዓል ፋሲካኖ ወይ ደግሞ ትንሳኤን በጣም አከብራለሁ ማለት ነው። ወይ ደግሞ እንግዲህ እንዳልኩት ከእምነት ጋር ይገናኛል። እነዛም ደግሞ ይሄ ከመፈጠራችን ከህይወታችን ከመኖራችንም ጋራ የሚገናኘው ደግሞ የሚቆራኝ በቀጥታ የምትገናኝ ነገር ስለሆነ እሱን ታሳቢ ማድረግ ነው ማለት ነው። እኔ ብዙ ጊዜ ይሄንን በዓል የማከብረው ስለዚህ። ይሄንን በዓል ማክበር እንግዲህ ግዴታም ነው። በመጽሐፍ ቅዱስም ስለሚያዘን ኢየሱስ ክርስቶስ ራሱም ስላዘዘን እሱ ዳግም ተመልሶ እስኪመጣ ድረስ ወይ ደግሞ ያንን ጽዋ እንግዲህ ተመልሶ እንደማይጠጣ ተናግሯል። ያንን ነገር ተመልሶ እስኪመጣ ወይ ደግሞ ዳጊም እስኪመጣ ድረስ እንግዲህ የፋሲካን ወይ ደግሞ የፋሲካን በዓል ማክበር ግዴታችን ነው። በተለይ ደግሞ ክርስቲያን የሆነን ማለት ነው። ስለዚህ እኔም ያንን ታሳቢ በማድረግ ነው ብዙ ጊዜ ያለውን በዓል ማከብረው። ስለዚህ አብዛኛው እንደዚህ በ እንደዚህ በበዓል እንደዚህ በአላዊ የሆኑ ብዙ አይነት ነገሮች የሆኑ በዓል የሚከበሩ በዓሎች አሉ። የሪቻ በዓል አለ እንደዛ ደግሞ አሸንዳ አለ ብዙ አይነት አለ ብቻ። ሰው በጣም የምወደውና ሁሉም ሰውም የሚያሲማማ የሚያግባባ በዓል ቢኖር የፋሲካ ነው። ሁሉም ሰው ያከብራል ሁሉም ሰው ለዚህ ለዚህ በዓል ብሎ ብዙ ነገሮችን ብዙ ነገሮችን ያደርጋል። በዓሉን ምክንያት አድርገን የምናዘጋጀው ነገሮች ቢኖሩም አከባበሩ ወይም ደግሞ እኛ የምናከብርበት መንገድ እና ሌሎቹም የሚያከብሩበት መንገድ አንድ አይደለም። አብዛኛው ለመውራት ለመጠጣት እንደዛ የሚያደርግ አለ። ሌላው ደግሞ ሁለት ወር ወይም ለሶስት ወር ምናምን ጾመው ከዛ ያንን ጾሙን ለመፍታት ብሎ ምንድነው የሚያደርገው ማለት ነው? ስለዚህም ያንን ጾሙን ለመፍታት ብሎ ያንን በዓል የሚያከብርበት አለ። ጾሙን ሚፈታበት አድርጎ የሚበላበት የሚጠጣበት በዓል ሆኖለት የሚያከብር ስለዚህ። በአጠቃላይ ፋሲካ የምንለው በዓል በጣም በጣም የሚከበርና በጣም የሚታወቅ አይነት በዓል ነው። ስለዚህ እኔም እሱን በዓል እንግዲህ እንዳልኩት ባነሳሁት ምክንያት ማለት እንደጠቀስኩት ወይም በጠቀስኳቸው ምክንያት መሰረት በጣም አከብረዋለሁ በጣም ብዙ ጊዜ ለማክበር የምንወደው አይነት በዓል ቢኖር ይሄንን የፋሲካ በዓል ነው ማለት ነው። የፋሲካ በዓል እንግዲህ ያው እንዳልኩት እንደምን ስለምንታዘዝም ነው። ግዴታ መጽሐፍ ቅዱስም ስለሚያዘን ለመጽሐፍ ቅዱስ ደግሞ ለእግዚአብሔር ቃል ደግሞ መታዘዝ አለብን እና እሱ እንግዲህ ያዘዘን ባዘዘን መሰረት ወይ ደግሞ ባዘዘን ልክ ደግሞ ማክበራችንም ግድ ይላል ማለት ነው። አንዳንዴ ያው ዝም ብለን መጠጣት እንደዛ ደግሞ መስከር ብቻ ሳይሆን ኢየሱስ ክርስቶስ በምን መልክ ነው ያዘዘን? በዓሉን እንድናከብር የምለውን ነገር የሚያስተውለን በዛ መልክ ማክበራችን ጥሩ ነው። ስለዚህ የትኛውን በዓል ትወዳለህ? ወይ ደግሞ የትኛውን በዓል ማክበር ትወዳለህ? ለሚለው ጥያቄ እንግዲህ እኔ በጣም የማከብረው ለማክበርም ምፈልገው በጣም ሁሌም እንዳከብርም ራሴ የሚያስገድደኝ በዓል የትንሳኤ በዓል ነው ማለት ነው። የትንሳኤ በዓልን ማክበር በጣም እወዳለሁ